ውሃ ማምጣት ታውቃለህ ነው የሚለው በደንብ አልገባኝም ግን ውሃ ታመጣለህ ወይ? ከሆነ አዎ ከሱቅ አመጣለሁኝ በአቅሜ። እስከ አምስት ሌትር ድረስ ከሆነ አመጣለው በደንብ። አቅሜ ሚፈቅደውን ያህል ያው ከባባድ አስር ሊትር ሃያ አምስት ሊትር ምናምን አልችለውም ስለዚህ እሱን አላመጣም። ግን በአቅሜ እስከ አምስት ሊተር እነዚህ ሁለት ሊተር ውሃ አንድ ሊተር ውሃ አመጣለሁኝ አዎ። ውሃ ማምጣት አቃለሁኝ።

ጥያቄው በደንብ አልገባኝም በድን ቋንቋ ታምናለህ በድን ማለት የሞተ ቋንቋ ማለት ከሆነ አዎ ቋንቋ ይሞታል። ተናጋሪዎች ሰዎች ሞተው ሲያልቁ ቋንቋ ይሞታል። አዎ። ይታወቃል አሁን ኢትዮጵያ ውስጥ እንኳን ብዙ አፍ ነው ተናጋሪዎቻቸው አልቀው ቋንቋዎቻቸው የሞቱ ብልን ናቸው። ስለዚህ የጥያቄው እንደዛ ከሆነ። ትክክል አይደለም ቋንቋው እኔ አልገባኝም በደንብ ግን በድን ቋንቋ ታውቃለህ የሞተ ቋንቋ ታውቃለህ ወይ? ከሆነ ጥያቄው። አዎ አዎ አምናለሁ። ተናጋሪቹ እየሞቱ ሲያድጉ። ቋንቋ በድን ይሆናል ይጠፋል።

ዶቄ መፍጨት ታውቃለህ ነው የሚለው። አላወቅኩኝም ዶቄ ምን ማለት እንደሆነ አልገባኝም። ስለዚህ መፍጨት አላውቅም ብል ይሻለኛል መሰለኝ። ምን እንደሆነ ስላልገባኝ ነው እንጂ ፈጭቼም አቅ ይሆን ይሆናል። ግን ዱቄ ትርጉሙ ስላልገባኝ አላውቅም ብል ይሻለኛል።

በእጅ መሸመን እኔ ይሸምኜ አላቅም ግን የሚሸምኑ ሰዎች አውቃለሁኝ የሀበሻ ልብስ እንዳለ የሚሰራው በእጃቸው ነው ሸማኔዎች የሚሰሩት። አይቼ አውቃለው ሲሸምኑ በዚህ በመሸመኛ መሳሪያ እኔ ግን ሞክሬ አላውቅም። እኔ ሸምኜ አላውቅም ማለት እድሉም የለኝም። ከቤተሰቡ ውስጥም እንደዛ የሚሰራ ሰው ስለሌለ። ሞክሬም አስቤውም አላውቅም። እና በእጄ መሸመን ምን ማለት እንደሆነ አቃለሁኝ ግን እኔ ራሴ ሸምኜ አላውቅም።

ስንት ብርድ ልብስ ትጠቅማለህ ነው የሚለው ጥያቄው? እና በአንድ ጊዜ ከሆነ አንድ ብርድ ልብስ ነው የምጠቀመው ስተኛ ከብርድልብሱ ላይ ደግሞ አልጋ ልብስ ስላለ ይበቃኛል በደንብ። ብርድልብሱ ደግሞ ወፍራም በደንብ ስተኛ ያው ቢጃማ አደርጋለሁ ወፈር ያለ ቢጀማ ስለማድረግ። አንድ ብርድልብስ ይበቃኛል። አንድ ብርድልብስ ነው የምትጠቀመው? ብዙም የለኝም። ያለኝ እሱ ስለሆነ ያለኝን አንድ ብርድልብስ ነው የማደርገው።

አዎ በጣም ማረሳው ማስታወስ ምወደው መምህራችን ዩኒቨርሲቲ ሶስተኛ አመት ተማሪ እያለሁ ፋይናንሻል ማኔጅመንት ያስተማረኝ መምህር አየለ ከበደ የሚባል በጣም ጥሩ አስተማሪ ሲያስተምር የሚገባው ከዛ በኋላ ተማሪዎቹ ድንገትን ወይም ታማው ከቀሩ ግዴታ ይሄ ማስረጃ አምጡ የማይል ሰው የምያምን ሰው የሚቀርብ እንደ አስተማሪዎችን ሳይሆን እንደ ጓደኛችን ነበር ምን ቀርበው በጣም ጥሩ መምህር ነው በጣም የምወደው እሱን አስታውሳለሁ መቼም አልረሳውም ደግሞ ትዝ ይለኛል የሆነ ልጅ ታሞ ወይ መኪና ገጭቶት ነበር መሰለኝ እና ሙሉ ሴሚስተሩን በሉት አልገባም ትንሽ ቀን የገባው እሱ ግን አልገባህም እንደገና ተማር አላለውም። ጥሩ ውጤት ማለፊያ ውጤት ነው የሰጠው። በጣም የሚገርም አስተማሪ ነው። በጣም ጥሩ ሰው ነው አቶ አየለ ከበደ የሚባል መምህሬ ነው የማስታውሰው ጥሩ መናገር

በጣም በጣም ነው የምወደው የጨረቃ ብርሃን ከራሴ ጋር እንዳወራ ታረገኛለች ጸጥ ጸጥ ሲል ሁሉም ሰው ስለሚተኛ ሲመሽ ሁሉም ጸጥ ስለሚል። አምሮዬን ሀሳቤን ሰብስቤ እሷን ሰያት በጣም ደስ ይለኛል። የምታዋራኝ ይመስለኛል። እ ስራም አይበታለው ጨረቃ ከዋክብት በተለይ ጨርቃ በጣም ነው ደስ የምትለው። ወዳታለው በጣም ስወጣ አገኛለው እሷን ሳይ ቅዝቅዝ ያለች ናት አታቃጥልም አይንም አትጐዳም በአይን በሙሉ አይኔ አያታለው ነው። ስለዚህ በጣም ነው ደስ የምትለኝ ጨረቃ ማየት የጨረቃ ብርሃን ማየት በጣም ነው የምወደው።

ቅሬታዎችን በጣም በደስታ ነው ማስተናገደው ምክንያቱም መቀየር ያለብኝ ሰውን ደንበኞችን ያላስደሰተ መቀየር ያለብኝ ነገር ካለ ለራሴው ጥቅም ስለሆነ ቅሬታዎችን በደንብ ነው ማስተናግደው። እነሱን ለኔ ለኔ ላይ ቅሬታ ለማቅረብ የተነሳሱት እኮ የሆነ ነገር ጉድ ጎድሎ ስላዩ ነው አይደለም። ስለዚህ ቅሬታን በጣም በደስታ ነው የማስተናግደው። ከየትኛውም አቅጣጫ ይመጣ ከየትኛውም እነሱ ለጥሩም ሆነ ለመጥፎ ብለው የተናገሩት ቅሬታ እኔ በጣም በደስታ ነው የማስተናግደው። ምክንያቱም ለለውጥ ምክንያት ይሆነኛል። በጣም ደስተኛ ነኝ ቅሬታ ሲሰጠኝ እኔ አይከፋኝም።

ጥያቄው ትክክል አይደለም። መብረቅ ፈራ ነው? ትርጉም የለውም ጥያቄው ማለት የፈለጋችሁት መብረቅ ትፈራለህ ወይ ከሆነ አዎ፤ እንደ አንዴ እፈራለሁኝ። ማለት በጣም ሀይለኛ የሚሆን መብረቅ ራሱ ራሴ ላይ ቤት ላይ የሚወድቅ የሚመስል አለ አንዳንድ ከባድ የሆነ የሚያስፈራ መብረቅ አዎ ስለዚህ መብረቅ እፈራለሁኝ። ምክንያቱም ሰው ይገድላል የሞቱ ሰዎች አሉ ሲባል በመብረቅ የሞተ ሰው አለ ሲባል ሰምቼ ስለማውቅ እኔም መሞት ስለማልፈልግ ነው መሰለኝ እፈራለሁ። ከባድ ከሆነ ይሄ ትንሽ መብረቅ ብዙ አልፈራም። ከበድ ያለ መብረቅ ግን እፈራለሁ።

እሺ ቤተሰቤ ሴት አያት አለችኝ። እናትና አባቴ አሉ እና ስድስት ልጆች አለን ከስድስቶቹ አራት ሴት ሁለት ወንድ አለን። አራቱ አግብተዋል። ሁለታችን ብቻ ነው ያላገባነው እኔና የኔ ታናሽ ነን ያላገባነው። እንግዲህ ሁላችንም እንግዲህ በሰላም እንኖራለን እግዚአብሔር ይመስገን። ምን አይነት ቤተሰብ ነው ነገሩ? አሁን ተራርቀናል ማለት ሁሉም ሰው የየራሱን ኑሮ ነው የሚኖረው። ግን እንገናኛለን ለበዓሎች እንሰበሰባለን። አንድ ሰው ላይ የሆነ ነገር ችግርም ሆነ ደስታ ሲደርስ ተሰብስበን እንመካከራለን። ደስታም ከሆነ ደስታችንን አብረን እናሳልፋለን። ሀዘን ከሆነ ሀዘናችንን አብረን እናሳልፋለን። እንደዚህ አይነት ቤተሰብ ነው ያለኝ። እንግዲህ

የምወደው እንስሳ ውሻ ነው ምክንያቱም በጣም ታማኝ ነው ከሰው በላይ ያስባል ለባለቤቱ በተለይ ከሰው በላይ ነው የሚያስበው። ምግብ ቆንጆ ምግብ የሚያገኝ ከመሰለው ጥሎ አይሄድም አሁን ድመት እንደዛ ናት ጎሮቤት ጥሩ ምግብ ካገኘ ጥላ ነው የምትሄደው። ውሻ ግን ታማኝ ነው እስከመጨረሻው። አንዳንድ ዶክመንተሪዎችም አይቻለሁኝ ሞተው እንኳን ከመቃብራቸው አካባቢ አይጠፉም እዛው ነው ቁጭ ሚሉት ባለቤቶቻቸው ሲሞቱ ማለት ነው። ዳጊዎቻቸው ሲሞቱ እና ውሻ ታማኝ ነው። የእውነት ፍቅር አለው። ስለዚህ እኔ የምወደው እንስሳ ውሻ ነው።

አዎንታዊ አስተያየት ተቀብለውኝ ተቀብለህ ታውቃለህ ነው መሰለኝ ጥያቄው እንደዛ ለማት ፈልጋችሁ መሰለኝ። አዎ አቃለሁኝ ስራ ላይ። ስራውን ቆንጆ አድርጌ ከሰራሁላቸው አዎ አውንታዊ አስተያዬት ይሰጡኛል። ካለቃዬም ከደንበኞችም አውንታዊ አስተያዬት እበላለሁ በደብ።

ፎቶ ማንሳት አዎ አወዳለሁኝ ግን ቦታ እመርጣለሁ ከተማ ውስጥ ማንሳት ብዙ ደስ የለኝም። ሰጥ ያለ ጭር ያለ ቦታ ወደ ሪዞርቶች አካባቢ ወይም ወደ ክፍለ ሀገር ወደ ገጠር አካባቢ። ሰጥ ያለ ቦታ የሆነ ዛፎች ያሉበት አትክልት አበቦች ያሉበት ቦታ። ደስ ይለኛል ስለዚህ እዛ አካባቢ ፎቶ ማንሳት እወዳለሁኝ።

በትርፍ ጊዜ የማሳልፈው ፊልም አያለሁ መጽሐፍ አነባለሁ። ሙዚቃ እሰማለሁ መዝሙር እሰማለሁ በቃ በዚህ ነው ትርፍ ጊዜ የማሳልፈው አብዛኛው ጊዜ መጽሐፍ በማንበብ ነው ትርፍ ጊዜ የማሳድፈው። የተያዩ መጽሐፎች ከመጽሐፍ ደግሞ ሳይንቲፊክ ፊክሽን የሚባሉ መጽሐፎች አነባለሁ። ምክንያቱም ደስ ይለኛል አሁን በቃ የተለያዩ መጽሐፎች በተለይ የዶክተር አለማየሁ ዋሴ መጽሐፎችን በማንበብ ነው ትርፍ ጊዜዬን የማሳልፈው።

አዎ በጣም ፀሀይ ስትወጣ መመልከት በጣም ደስ ይለኛል በተለይ አሁን ያለሁበት አካባቢ። ተራራማ ነው እና በተራራዎች መሃል ስትገባ ማይል በጣም ደስ የሚለው በዛ ሰዓት ደግሞ ኃይሏ ይቀንሳልና በአይንም ለማየት አታስቸግርም። በጣም ደስ የሚል ቀለም ታወጣለች ሰማይ ላይ እና በጣም ነው የምወደው። ፀሀይ ስትጠልቅ ማየት በጣም ነው ደስ የሚል

አዎ ግጭቶቹን ማስተካከል ትችላለህ። ከሁለቱም ከተጋጩ ሰዎች ከሆኑ ከሁለቱም በኩል ያለ አሁን ነገር ከሁለቱም እሰማውና ትክክለኛ ውሳኔ ወስኜ። ነገሮችን ለማስተካከል እሞክራለሁ ሰዎችን ለማባባት እሞክራለሁ። እና ይሰካልኛል እንግዲህ። በጩኸት አይደለም በእርግጠኝነት አለማናግራቸው ሁለቱንም እና ችግራቸውን የሁለቱንም ረጋ ብዬ እሰማለሁኝ እዛ ለማወሰን ስለምቀለኝ። ወስኜ አስታርቃቸዋለሁ ማስተዳደር ግጭት ማስተካከል ችግር የለብኝም። አዎ እችላለሁኝ። ግጭቶችን ማስተካከል። አዎ አስተካክዬም አውቃለው እና አሁንም አስተካክላለሁ እችላለሁ በደንብ።

አዎ እንዴ አልደፋም አልደፋም እንዴ በዛኛው ነው ማን እንደበላሁ ነው እንጂ ችግር የለብኝም በላሉ ቤት ውስጥ አሁን በላሉ ማንም ይበላው ማንም ያው እጃቸውን ታጥበው እስከበሉ ድረስ እኔ ችግር የለብኝም። ንጹህ እስከሆነ ድረስ ምግቡ ሆነ ካልሸተተ፣ ካልተበላ አዎ የቀረበ ምግብ እበላለሁኝ። የተረፈ ምግብ የራሴ ከሆነ በነጻነት እበላለሁ። ዝም ብሎ ቤት ውስጥ ያገኘኋት ከሆነ ደግሞ ጠይቄ አይቼም ንጹህ ከሆነ የሆነ ሽታ ጣዕም ካላመጣ እበላለሁ ችግር የለብኝም።

አዎ ተመስገን ዘመኑ በጣም ሁሉን ነገር አቅልሎናል ባንክ ሄጄ ገንዘብ አውጥቼ ምናምን ሰውን በአካል አግኝቼ መስጠት አይጠበቅብኝም። የባንክ ቁጥራቸውን ጠይቼ ከእኔ ባንክ አካውንት ወደ እነሱ እልካለሁ። ደግሞ በጣም ነው የሚጠቀመው አሁን ጥፋት የለውም። መላክ ብቻ ነው የእነሱን አካውንት አይቶ ወደ እነሱ ማስገባት ብቻ ነው። አዎ በደንብ በስልኬ ገንዘብ በደንብ የምልካው። ከእኔ አካውንት ወደ እነሱ አካውንት ማለት ነው።

እኔ የክረምት ወር ወቅትን እወዳለሁ። ዝናብ እወዳለሁ ቀዝቃዛ አየር ስለምወድ የክረምትን ወር በጣም ነው የምወደው። ከወቅቶች ሁሉ ከበጋም ከበልግም ከመህርም ይልቅ ክረምትን ነው የምወደው። ንፋሱ ዝናቡ ደስ ይለኛል። ቅዝቃዜው፣ ቅዝቃዜ አየር ቀዝቃዛ አየር ስለምወድ የክረምት ወቅት ነው ደስ የሚለኝ

አዎ በጣም ስነጥበብ በጣም ነው የምወደው ያምራል እኮ ለአይን በጣም ያምራል። ሰዎች ይገርመኛል የሚሰሩት ሰዎች ወይ ሸክላ የሚሰሩ ሰዎች የልብስ ጥለት የሚሰሩ ሰዎች የቅሚስ ጥለት የነጠላ ጥለት እያንዳንዱ ይሄ ሀበሻ ልብስ በተለይ የሚሰሩ ሰዎች በጣም የሚገርሙኝ ስነጥበብ በጣም ነው የምወደው። ይሄ ቅርጻ ቅርጽ የሚሰሩ ሰዎች ራሱ በስም አብ በጣም ነው የምወደው። ስነ ጥበብ በጣም ነው የምወደው ምክንያቱም አይኔ ይይዛል በጣም ነው የምወዳቸው።

በዚህ ቅዳሜ እና እሁድ። ያው እረፍቴ ቅዳሜና እሁድ ስለሆነ ቤቴን አፀዳለው። ልብስ አጥባለው ቅዳሜን እንደዛ ነው ማሳልፈው ቤት በማፅዳት ልብስ በማጠብ። ራሴን በመታጠብ ፀጉር ቤት በመሄድ ፀጉሬን በመሰራት። እሁድን ደግሞ ቤተክርስቲያን በመሄድ በመሄድ ነው ያሰብኩት። ቤተክርስቲያን እሄዳለሁ ቢያንስ ግማሽ ቀን እዛ ቆያለሁኝ። ከዛ ከሰአት በኃላ ቤቴ መጥቼ ማረፍ መተኛት። እንደዚ ነው ያሰብኩት። ይሄን ለማድረግ ነው ያሰብኩት

በጥዋቱ አስራ ሁለት ሰዓት ላይ ነው የምነሳው ከሁሉም ሰው ቀድሜ ነው የምነሳው። በጥዋቱ ነው የምነሳው። ማርፈድ አልወድም። በሌሊቱ ወፍ ሲጮህ ነው እኔ የምነሳው እንግዲህ አስራ ሁለት ሰዓት ላይ። ከጧቱ አስራ ሁለት ሰዓት ላይ የምነሳው ሁሌ። ስተኛም ቶሎ እተኛለው። ግን ስነሳ ከሁሉም ቀድሜ የምነሳ በጧቱ አስራ ሁለት ጧት አስራ ሁለት ሰዓት ላይ

አዎ በተለይ ቢሮ ብዙ ሰነዶችን አዘጋጃለሁ የሂሳብ ሰራተኛ ነኝ። እና ብዙ ነገር አለ የገቢ ሰነድ አለ የወጪ ሰነድ አለ። ብዙ ሰነዶች አሉ። በጣም ብዙ አይነት ሰነድ አለ። የቢሮ ስራ ላይ እና እነሱን አሰነዳለሁ። የገቢ ደብዳቤዎች አለ። የውጪ ደብዳቤዎች አለ። ብዙ አይነት ሰነድ አለ የሰራተኞች መዝገብ አለ። ብዙ አለ አንድ ሃያ ሃያ አምስት የሚሆን ሰነድ አለ። እና እነሱን ሰነዶች እኔ ነኝ እማዘጋጀው። እና ሰነዶችም ብዙ ሰነዶችን አዘጋጃለሁ።

በቤቴ ውስጥ የተለያዩ ቤት እቃዎችን እጠቀመዋለሁ እንደየክፍሉ አሁን መኝታ ቤት አልጋ አለ። ኮመንዲዮ አለ የልብስ መልበሻ መስታወት ያለበት አለ። ቁም ሳጥን አለ። ወንበር አለ። ከመዲኖ አለች። ወደ ማድ ቤት ስገባ ደግሞ ፍሪጅ አለ ምጣድ አለ። ወንበር አለ። ብፌ አለ። እስቶቭ ማስቀመጫ ጠረዼዛ አለ። ወደ ሳሎን ስገባ ደሞ ፍሪጅ አለ ማነው ሶፋ አለ። ቲቪ አለ። ወንበር ጠረጴዛ የምግብ ወንበር የምግብ ጠረጴዛ አለ። ሌላ ወደ ትልቁ መኝታ ቤት ደግሞ ስገባ አልጋ አለ መጽሐፍ መደርደሪያ አለ። ካውዬ አለ። ጠረጴዛ አለእዛ ውስጥ ትንሿ በርጩማ እና ትንሽዬ ጠረጴዛ አለች እምቀመጥባት ብዙ አይነት እቃ አለ። ቤት ውስጥ ብዙ ብዙ አይነት የቤት እቃዎች ነው የምጠቀመው። ኪችን ራሱ ይሄ ማንኪያ ሹካ ቢላ መክተፊያ ማማሳያ ሳህን ጎድጓዳ ሳህን ዝርግ ሳህን ብዙ አይነትቸየቤት እቃዎች አሉ።

ጥያቄው አልገባኝም ብዙ ቲኒስ ሳለህ ምን ማለት እንደሆነ አልገባኝም። ግን ስለ ልጅነቴ ከሆነ ጥያቄው ትንሽዬ አለው። ያው እንደ ልጆች እጫወታለሁ። በቃ እጫወታለሁ ከወላጆቼ ጋር ጊዜ አሳልፋለሁ ከጓደኞቼ ጋር ጊዜ አሳልፋለሁ። ትምህርት ከጀመርኩ በኋላ ደግሞ ትምህርቴ ላይ ነው ማተኩር የነበረው። በደንብ አጠናለሁ ትምህርት ቤት እሄዳለሁ እመጣለሁ። በቃ እንደዚህ ነው። ጥያቄው ግን ትክክል አይደለም አማርኛ እንደዚህ አይነት አማርኛ የለም። ብዙ ትንሽ ሳለህ ብሎ ጥያቄ የለም። እንድታስተካክሉት ያህል

አዎ እንዴ የስራ ምግባርማ እከብራለሁኝ ካለበለዛ ቀጣሪዬ ያባረኛል አሰሪዬ ያባረኛል። የስራ ምግባርን በደንብ ነው የማከብረው። አሁን ስራ ስንሄድ አጭር ቀሚስ አይለበስም። ከተባለ የስነ ስር የቢሮ የስራ ምግባር ነው ስለዚህ አጥር ቀሚስ አላደርግም። ሂል ጫማ አይደረግም ከተባለ አላደርግም። ይሄ የተተረተረ ምናምን የተተለተለ ሱሪ እንዳታደርጉ ከተባለ አላደርግም። የስነ እና የስራው ምግባር ነው። የቢሮዬ የስራ ምግባር ከሆነ አከብራለሁ በደንብ። የስራ ምግባርማ ግዴታ ማክበር አለብን።

አዎ ለስራ ተጉዤ አውቃለሁኝ ወደ ክፍለ ሀገር በፊት የምሰራበት ድርጅት የክፍለ ሀገር ልጆችን ይረዳ ነበረ። እና የእነሱ እርዳታው በደንብ የእውነት እየደረሳቸው እንደሆነ ለማወቅ እዛ ሄደናል። ጎጃም ይደናል። አዋሳ ሄደናል። ሄጄ አውቃለሁ ለስራ በደንብ ነው የምጓዘው። መጓዝ ካለብኝ ግዴታ ከሆነ ቢሮ ካዘዘኝ ለስራ እጓዛለሁ አዎ

አወ በፍጥነት መተየብ እችላለሁ። ከልጅነቴ ጀምሮ ኮምፒውተር ኮምፒውተር አገኝ ስለ ነበረ። ከልጅነቴ ጀምሮ እላመድ ነበር ስለዚህ በፍናት መተየም በደንብ እችላለሁ። ይሄ ሴክሬተሪ የሚባሉት ቢሮ ውስጥ የሚፅፉት ጸሀፊዎች አሉ። ከእነሱ እኩል መጻፍ እችላለች። ምንም አይከብደኝም። በአማርኛም በእንግሊዘኛም በደንብ በፍጥነት መጠየብ እችላለሁኝ

የተለያዩ አይነት ሳሙናዎችን እንጠቀማለን ለፊቴ የፊት ሳሙና ለልብሴ የልብስ ሳሙና ለእቃ የእቃ ሳሙና መሬት ለማጽዳት። የወለል ሳሙና እጠቀማለሁ የተለያየ አይነት ሳሙና ምጠቀምው። አንድ አይነት የሆነ ቋሚ የሆነ ሳሙና አልጠቀምም አሁን። በልብስ ሳሙና እና ፊቴን አልታጠብም። በፊት ሳሙና ዕቃዬን አላጥብም። ስለዚህ የተለያየ አይነት ሳሙና ምንጠቀመው። ብዙ አይነት